ይህን መፍጨት ታወቃለህ ወይ ለሚለው ጥያቄ መፍጨትን አቃለሁ ይህን የፈጨው በተለይ ነገር ነው። በባህላዊ መንገድ በባህላዊ ቅድም ከምሰራው ወፍጮ ይሰራል ደግሞ አሁን በዘመናዊ ወፍጮዎች ይሰራሉ በኤሌክትሪክ የሚነሱ ወፍጮዎች አሉ ድሮ ጊዜ በውሃ የሚነሱ ወፍዶች አሉ በነዚህ ይፈጫሉ ሌላኛው ደግሞ ምንድነው እህል የሚፈጨው በሌላ በሌላ በኩል ሲናየው በአፋችን ባለው በጥርስ ይፈጫል ደግሞ በሆዳችን ውስጥ በተለያዩ አንጀቶች ላይ ይፈጫል ማለት ነውና በተለያየ መንገድ የህሕዋ የእህል አፈጫጭትን ማስታወስ እንችላለን ወይም ማስረዳት እንችላለን ለማለት ነው

አዲስ ቴክኖሎጂ መማር ትወዳለህ ወይ? ለሚለው ጥያቄ፥ አዎ አዳዲስ ቴክኖሎጂዎች መማር ራሴን የሚታሳድግበት መንገድ ነው። ሰው ከቴክኖሎጂ ጋር ሰው ከዘመን ጋር ካልዘመነ ነገሮች አስቸጋሪ ነው የሚሆኑት ማለት ነው። ስለዚህ አዳዲስ ቴክኖሎጂዎችን መማር በጣም ነው የሚያስደስተኝ። በጣም ነው የምወደው። ይምጡልኝ ነው የምለው። እናፍቃለሁ ሰው አሁን በቴክኖሎጂ የሰው ልጅ በዚህ አይምሮ አስበው የማይደርሰውን ረቂቅ ነገር ውስጥ ገብቶ ተራቋል ማለት ነው። ይሄ ደግሞ ከምንም በላይ አሁን ሰው በዚህ ባህልን አእምሮአችን ወይም እነኚህ ቴክኖሎጂ ሳይመጡ በፊት በነበረው አእምሮአችን ላይ አሉ ወይም የሉም የሚለውን ነገር ሊያረጋግጥ የሚችለውን ነገር ቴክኖሎጂ ሲያረጋግጥ በጣም ደግሞ ወረርሽኝ የሆኑ በሽታዎችን ከባድ በሽታዎች ሲመጡ ለበሽታ ቴክኖሎጂ መድሃኒት ሲያገኝ የተለየ አይደረሱም የተባለው ቦታ ሲደርሱ ሰው እንኳን በመንኮራኮር ወደ ተለያየ ቦታ ሲነጠቅ ሲናይ በጣም ነው የሚያስደስተኝ እና መማር በጣም ነው የምፈልገው ማለት ነው።

ከዚህ በፊት በተጠየቀው ጥያቄ የምትወደው ምግብ ምንድነው የሚለው ነበር? አሁን ደግሞ የምትወዱት ምግብ ምንድነው የሚለው? የምትወዱት ምግብ ምንድነው ሲባል እንግዲህ እንደ ቤተሰብ ነውና የተጠየኩት ማለት በቢዞሃን ወይም በግሩፕ ሆኖ ያለውን ጥያቄ እና የጠየቁት እና እኔ የምወደው ምግብ እኛ ቤት በእኔ በራሴ ቤት ማለት ነው። ወይም እኔ በማስተዳደርበት ቤት እኛ የምንወደውን ምግብ ምንድነው? እንጀራ በወጥ ነው። ይሄ እንግዲህ ሁልጊዜ የምናዛወትረው ነው። አካባቢያችን ወይም ሀገራችን ኢትዮጵያ በአጠቃላይ የለመደው በከተማ አካባቢ በብዛት ምንድን ነው እንጀራ በወጥ ነው። እንጀራ በወጥ እንግዲህ በቀን አንዴ ቢሆንም የማይመገቡበት ቤት አይኖርም ማለት ነው።

ስራዬ እድካሚ ነው ወይ? የሚለውን ጥያቄ አዎ ስራዬ በጣም አድካሚ ነው። ለምን ምህንድስና ዘርፍ ላይ ስለሚሰራ ይህ ስራ እንደሚታወቀው አካል ፊዚካል ኮንታክት አለው። እንግዲህ ስለዚህ ይሄ ስራ በጣም ንኪኪ ስላለው ጉልበትም ይጠይቃ፤ ሰርቶ ማሳየትን ይጠይቃል። እንጂ እንዲሁ በወሬ ወይም ቁጭ ብለን ብንሰራው ስራ እስካይደለነ ድረስ ስራ በርግጥ ያደክማል ነገር ግን የሚያስደስት እስከሆነ ድረስ ድካም እንደ ድካም አይሰማም እንደ ደስታ ነው የሚሰማው ግን ውጤቱ የሚያምር መሆን አለበት ማለት ነው ውጤቱ የሚያምር ሲሆን ስራው በጣም እጅግ በጣም ሚያስደስታል ማለት ነው እና እኔ አሁን በጣም ስራው አድካሚ ቢሆንም እንኳን የሰራሁት ስራ የሚያኮራኝ እስከሆነ ድረስ ምንም እንደዚህ አይሰማኝም ሊሰማኝም አይገባም ለወደፊቱም ቢሆን ብዬ ተስፋ አደርጋለሁ።

ውሃ ማምጣት ታውቃለህ ወይ? ለሚለው ጥያቄ ውሃ ማምጣት አውቃለሁ ውሃ ከተለያየ ቦታ ይወጣል ይመጣል። ገጠር ሲሆን ከወንዝ ነው የሚቀዳው ውሃ ከወንዝ ቀድተን በጫንቃችን ተሸክመን ወይ ካልሆነ በአህያ ወይም በአህያ ጋሪያ አድርገን ነው ውሃ የምናመጣው። ደግሞ ከተማ ሲሆን ከቧንቧ ትቀዳለህ ማለት ነው። እና በሁለቱንም ላይ ሰርቼ ስላየሁት አይከብደኝም ማለት ነው። እና ውሃ ማምጣት እንግዲህ ግድ ነው ማለት ነው። ለም ለምሳሌ ህፃን ሆነ እንግዲህ እናቶቻችን አባቶቻችን እኛ እያለን ህፃናት እያለን እነርሱ ውሃ አይሸከሙም በሃይላችን እስልላሆነ ድረስ ነውር ስለሆነ የሚሆን ወይም ወላጆቻችን በእኛ ማረፍ ስለሚገባቸው ውሃ ራሳችንን እናመጣለን ማለት ነው

የምትወደው ቁጥር ስንት ነው? ነው። የምትወደው ቁጥር ስንት ነው? ሲባል እኔ በቤተክርስቲያን አስተምህሮ የምወደው ቁጥር ሰባት ነው። ለምን ሁሉም ነገር የሚጠናቀቀው በሰባት ነው ማለት ነው። ሰባት ስላሴ ፈጣሪያችን የሚከበርበት ቀን ሰባት ነው። ሰባት ሰማያት አሉ። ሳምንቱ ራሱ ሰባት እለት ነው። ደግሞ የቤተክርስቲያን አጽዋማት ሰባት ናቸው። የቤተመቅደስ መጋረጃ ወይም የቤተክርስቲያን መጋረጃ ሰባት ነው። ሰማይ ሰባት ሰማይ አለ። ሊቃነ መላእክት ሰባት ሊቃነ መላእክቶች አሉ። ደግሞ የኩ ጃኬታችን አስራር ራሱ ሰባት ነው በቃ ሰባት ብዙ ሚስጥር አለው እና ሰባት ቁጥሩን በጣም ነው የምወደው።

የቀን መቁጠሪያ ትጠቀማለህ ወይ የሚለው የቀን መቁጠሪያ ትጠቀማለህ ወይ የሚለው ጥያቄ? ምን ለማለት እንደተፈለገ ግልጽ ባይሆንም የቀን መቁጠሪያዎች አሉ አዎ ካላንደር የሚባሉት ሊሆን ይችላሉ። ያም ያው እጠቀማለው ካላንደር አከብራለሁ። ምቶጲያ እንግዲህ ካላንደር ከሚታከብራቸው ሀገሮች አንዱ ነች የራሷ የሆነ ካላንደር ያላት በአፍሪካ ውስጥ ብቸኛዋ ኢትዮጵያዊ እንደተ እንደሆነች ይነገርላታል። እኔም ደግሞ ኢትዮጵያዊ ከመሆኔ አንፃር ካላንደር እወዳለሁ በካላንደር ነው ስራ ሚንሰራው ካላንደር ሲንዘጋ እንግዲህ ስራችን ይዘጋል ማለት ነው። ሌላ እንግዲህ ቀን መቁጠሪያ የተባለው ጊዜ መቁጠሪያ ወይም ሰዓት የምንለው ሊሆን ይችላል። እና ይሄንም ቢሆን እንግዲህ የምንጠቀመውን በሰአት ለመግባት በሰአትም ለመውጣት እንግዲህ ሰዓት ወሳኝ ነገር ነው። ማለት ነው።

ለስራ ትጓዛለህ ወይ? የሚለው ጥያቄ እንግዲህ ተደጋግሟዋል። ነገር ግን ከዚህ በፊትም የመለስኩት ጥያቄ ነው። አዎ ስለ ስራ ቢያንስ አንድ አስራ አምስት እስከ ሃያ ደቂቃ እጓዛለሁ። ከዚህ በፊት ግን ሌላ ቦታ ስለነበርኩ ረጅም ሰዓት እጓዛለሁ። አሁን ግን ተቃርበህ ስላለው አንድ አስራ አምስት እስከ ስላሳ ደቂቃ የሚያስኬደኝ የእግር ጉዞ መንገድ አለ። እንግዲህ የእግር ጉዞ በጣም ጥቅም አለው። ብዙ ጥቅም ነው ያለው። ከጤንነት አንፃርም ጥቅም አለው። ከጥንካሬ አንፃርም ጥቅም አለው። እን ደሞ አንድ አንድ ነገሮችን እያየህ ታልፋለህ ማለት ነው። እና ጥሩ ነው የእግር ጉዞ ብዙም አልጠላም።

በቀን ስንት ሰዓት ስልክ ትጠቀማለህ? የምለውን ጥያቄ በቀን እኔ ስልኬ የሚጠቀመው ሰዓት ቢያንስ ሶስት ሰዓት ቢሆን ነው። ግን አሁን ይሄንን የሲልኩን ወርክ ኦፖርቹኒቲውን ካገኘው ወዲህ ነው። ትንሽ ለረጅም ጊዜ ስልክ ለመጠቀም የቻልኩት እንጂ ከዛ በፊት ግን የሲራዬ ባህሪ ብዙም ስልክ የሚያስጠይዝ የሚያስጠቅም ከስልኬ ጋር የሚያውል አለመሆኑ የተነሳ ብዙም ስልክ አልጠቀምም ማለት ነው። ግን አሁን አሁን ይሄን ስራ ከሰራሁ ወዲህ ትንሽ ስልክ ለመጠቀም እያለሁ ማለት ነው። ግን ለወረፊት ስልክ መጠቀም ጥሩ ነው። ብዙ እውቀት አለው ብዙ ጥበቦች አሉ በስልኩ ውስጥ ብዙ ስራ እንዳለ አሁን ይሄ አርተፊሻል ኢንተለንጀንሲን ከመጣ ወዲህ በጣም ተስፋ ሰንቀን እየሰራን ነው ማለት ነው

ስጦታ መስጠት ትወዳለህ? የሚለውን ጥያቄ አዎ ስጦታ መስጠት ያለ የመሰለ ነገር የለም በህይወታችን ላይ ከመቀበል ይልቅ መስጠት ነው የሚያስደስተን እና ስጦታ መስጠቴን በጣም ነው የምንወደው ብዙ ጊዜ ስጦታ መስጠት በሀገራችን በኢትዮጵያ የተለመደው በገና ወይም በኢየሱስ ክርስቶስ ልደት ጊዜ ነው ማለት ነው። በዚህ ጊዜ እንግዲህ ስጦታ ይሰጣጣሉ ማለት ነው። ያውም እንግዲህ ታሪካዊ ዳራው ምንድነው? የነኚህ ሰባል ሰገል የሚባሉት የጌታችንና ምጣጣችን ኢየሱስ ክርስቶስ በተወለደው ጊዜ ስጦታ ወይም እጅ መንሻ ከርቤ እጣን እና እንግዲህ ልብስ ይዘው እንደመጡት። እንግዲህ በገና ያ ሰዓት እኛም እርስ በእርስ ለምንወዳቸው ለምናፈቅራቸው ለቤተሰቦቻችን ለጓደኞቻችን እንዲሆን ይችላል የጥያቄ ነገር ሲጦታ እኔ እሰጣጣለሁ ማለት ነው።

የቤቴ ጣሪያ ምን እየተሰራ ነው ለምለው ጥያቄ የቤቴ ጣሪያ በምንድነው የተሰራው የሚለውን ጥያቄ ይወክላል ብዬ አስባለሁ። የቤቴ ጣሪያ እንግዲህ የተሰራው ምንድነው? ከጂፕሰም ቦርድ ነው የተሰራው። በአጠቃላይ በእኛ አካባቢ የተለመደው ይሄ ነው በጅብስም ቦርድ ነው ብዙ ጊዜ የሚሰራው። ግን እዛ በተረፈ አንዳንድ በኢኮኖሚ የበለፀጉ ሰዎች። በተለያዩ ነገሮች በተለያዩ በሚያብለጨልጭ ነገሮች በተለያዩ ለማየት በሚያረኩ እና በሚያዝዙ ለእይታችን በሚመች ነገር ላይ ይሰራሉ ማለት ነው። በእንጨትም የምሰራ ማለት በተለያዩ ደግሞ በሸራዎች የሚሰሩ አሉ ጣሪያዎች። በተለያየ መንገድ በተለያየ ዲዛይን ይሰራል ማለት ነው። ግን ያው የኔ አይደል ተጠየቁት ጥያቄ ኦን ታርጌት ለመምታት የእኔ በጅፕሰም ቦርድ ብለው የተሰራው።

ስራዎችን በቅደም ተከተል ታስቀምጣለህ ነው የተባለው ጥያቄ? አዎ ስራዎችን በቅደም ተከተል አስቀምጣለሁ የኔ ስራ እንደነገርኳችሁ የምህን ድስና ስራ ከመሆኑ ጋር የተነሳ ስራዎቹ በስኬጁል በቅደም ተከተል ካልተቀመጡ ለስራ አዳጋች ይሆናሉ ማለት ነው። እንደዚህ ቀደም ብለን መጀመሪያ መሰረት ላይ ወይም ፋውንዴሽን ምን ላይ መሰራት አለበት ከዛ ደግሞ ሱፐር ስትራክቸር ላይ ሲወጣ ምን መሰራት አለበት? ጣሪያ ላይ ምን መሰራት አለበት? እያንዳንዱ ነገር ደግሞ ከጊዜ ገደብ ጋር ተያይዞ መቀመጥ አለበት ማለት ነው። እንደዛ ካልሆነ አስቸጋሪ ነው የሚሆነው። እና እኔ እስከአሁን ድረስ በጊዜ ስታንዳርድ ነው የማስቀምጠው ለማለት እወዳለሁ።

ማብራት ሲቋረጥ ምን ታደርጋለህ ለሚለው ጥያቄ ማብራት ሲቋረጥ ምንድነው የማደርገው? እንግዲህ ለማብራት ሀይሎች መረጃ መስጠት በዚህ አካባቢ ማብራት ተቆርጧል የምለውን ነው። ከዛ ውጪ እንግዲህ ሻማ መግዛት እና ሻማ መጠቀም ቤት ውስጥ ሻማ ማብራት ማለት ነው። ከዛ ውጪ ሌላ እንግዲህ ሊሰራ የሚችለው ምንድነው? ከስል ይገዛል በእስቶቭ። የሚሰሩ ምግቦች በከስል ወይም በኢሳት ወይም በእንጨት አቀጣጥለን ወደሚንሰራው ይቀየራሉ ማለት ነው። እና እና ይሄ ደግሞ በኔብቻ ሳይሆን ኮመንሊ በእኛ አካባቢው ሙሉ በሙሉ የሚሆነው ነው ማለት ነው። ማብራት ሲቆረጥ አስቸጋሪ ነው። እንግዲህ ይሄንን የኤሌክትሮኒክሶች ሁሉ በቻርጀር በምናምን በማብራት ስለሚሰሩም ያለማብራት ስለሚዘጋጉ አስቸጋሪ ነው። የሚሆኑት በዚህን ሰዓት ሶላር ላይ የሚሰሩ ቻርጀሮች እና የመሳሰሉትን ነገር እኔ እንጠቀማለን ማለት ነው

የምታስታውሰው ጥሩ መምህር አለ ወይ? የሚለውን አዎ በጣም የማስታውሰው ጥሩ መምህር አለ። ትምህርት እንድወድ ያደረገኝ አንድ መምህር አለ። ያም ሰባተኛና ስምንተኛ ክፍል የፊዚክስ አስተማሪያችን ዘኬ ወይም ዘካርያስ ይባላል። እና በጣም ነው የምወደው እና ሁሉም ተማሪ በጣም ወዶት ነው እና የሚማረው ግን ተራርቀናል አሁን ማለት ነው። ያ ማለት ሁለት ሺህ ሺህ ሁለት ሺህ ሶስት ሁለት ሺህ ሁለት አካባቢ ማለት ነው እና ግን በጣም ነው ቤዝ ያሰያዘን እሱ ነው እና እስካሁን ድረስ ከልቤ የማልድ የማይጠፋ መምህር ነው ማለት ነው። ሌሎቹንም በጣም የምወዳቸው መምህራኖች አሉ ግን እሱም ለሰው ልጅ የሚሰጠው ፍቅር ሲያስረዳ ደግሞ እንዴት አድርጎ ማስረዳት እንዳለበት የሚጠቀመው ዘዴዎቹ ሁሉ በጣም የሚገራርሙ ናቸው ማለት ነው። እና ሁለተኛም አለ ሶስተኛም ብዬ የማስቀምጣቸው አሉ። ግን እኔ እስካሁን ድረስ የምወደው እና ትዝ ያለኝ ዚኪ የሚባለው መምህር ነው።

በቡድን መስራት ትወዳለህ ወይ ለተባለው ጥያቄ? አዎ በቡድን መስራት ብቻዬን ከመስራት በጣም ነው የሚያስደስተኛው በጣም ውጤታማ ስለሚያደርግ በቡድኑ መስራት። እንደው ያስፈልጋል በሀገራችን ኢትዮጵያ እንግዲህ አንድ ጊዜ መንግስት አንድ ለአምስት አንድ አደረጃጀት ብሎ ያመጣው ነገር አለ እና ያም ሴል ብሎ ይሰይመውታል ማለት ነው። አንድ ለአምስት አደረጃጀት በጣም ውጤታማ ነበረ ማለት ነው። ጥናቱን በጣም አመርቂ እና የተመሰገነ ጥናት ነበረ ማለት ነው። ስለዚህ አንድ ለአምስት አደረጃጀት። ቢቀጥል ጥሩ ብዬ አስባለሁ። ማለት በቡድኑ ስትሰራ ደካማው ይበረታታል አንዱ ከአንዱ ጋር ሀሳብ ሼር እንግዲህ እየተለያዩ ጥሩ ሀሳቦች ይፈጠራሉ ማለት ነው። እና በቡድን መስራት ያስፈልጋል ማለት ነው። በቡድኑ ስትስራ ደግሞ መቻቻል መኖር አለበት ማለት ነው። እና አንዱ የአንደኛው ፀባይ ከአንደኛው ፀባይ ጋር ላይሆን አንድ ላይ ላይመጣ ይችላል። የአንደኛው ፍላጎት ከሌላኛው ፍላጎት ጋር እኩል ላይመጣ ይችላል። ነገር ግን አንድ አድርጎ ተሰባስበን አሰባስቦ የሚወስድ ሰው ያስፈልጋል ጋር ጠርናፊ የምንለው ማለት ነው

ብዙ ትንሽስ አለ ወይ የምለው ጥያቄ እንግዲህ ጥያቄው ምን ለማለት እንደፈለገ ብዙም ግልጽ ባይሆንም ብዙ እና ትንሽ የሚባል ነገር አለ ወይ የሚለውን ነው መሰለኝ። ብዙም አለኝ ትንሽም አለኝ ግን ምንድነው? የምለው ነገር ነውና እንግዲህ ብዙ እግዚአብሔር ይመስገን ብዙ ጤና አለኝ። ደግሞ ብዙ ችግርም አለኝ። ትንሽ ትናንሽ ጓደኞች ያሉ ትናንሽ ልጆች አሉ ትና ታናናሾችም አሉ። በእድሜ ብዙ ገና የሚበልጡ አሉ በእድሜ ትናንሾች አሉ። እንግዲህ እንደዚያ ነው ልገለፅ የምችለው ማለት ነው። እና ምን ለማለት እንደተፈለገ ብዙም ቅልጽ አልነበረም

የይለፍ ቃልን ትጠብቃለህ ወይ? የሚለው ጥያቄ አዎ የይለፍ ቃል እንግዲህ መጠበቅ ግዴታ ነው ማለት ነው ወይም ፓስወርድ ምንድነው ማለት ነው እሱ ግድ ነው ማለት ነው ይለፍ ቃል ካልጠበክ ለምሳሌ ወታደር ሆነ እንግዲህ ጠላት እና ወዳጅን የሚለዩት በይለፍ ቃል ነው ማለት ነው እና የይለፍ ቃል ካላወቅክ እንግዲህ ጠላት ሆነ ትመታለህ ወይም በጠላት ትጠቃለህ ማለት ነው በዛው ልክ እነኛ አሁን በማህበራዊ ድረ ገጾች ላይ በኢሜሎች ላይ በፌስቡክዎች ላይ አንዳንድ ነገሮች ላይ ምንድነው የይለፍ ቃሎች አሉ ማለት ነው ይሄንን የይለፍ ቃል አንተ የማታስታውሰው ከሆነና በደንብ በስነ ስርዓት እና ሰኪሪቲያችንን የማትጠብቀው ከሆነ ይሄ ያንተ ደህንነት ሁሉ ያንተ ሚስጥር ያንተ መረጃ ሁሉ በጠላት እጅ ሊወድቅ ይችላል ማለት ነው ስለዚህ የይለፍ ቃል መጠቀም ግዴታ ነው ማለት ነው።

የጧት እለታችሁ ተግባራችሁ ምንድነው? ለሚለው ጥያቄ የጧታችን የእለታችን ተግባር የሚሆነው ልክ ጠዋት እንደነቃን ምንድነው? ልብስ እንለብሳለን ከዛ ምንድነው? ሽንታችንን እንሸናለን ከዛ ፊታችንን እንታጠባለን ፊታችን ከታጠብን በኋላ ጥርሳችንን እንቦርሻለን ጥርስ ከቦረሽን በኋላ ቁርስ እናዘጋጃለን ቁርስ አዘጋጅተን ቁርሱን እንበላለን። ቁርስ እንደበላን ለስራ ተዘጋጅተን ወደ ስራ እንሰማራለን። ከዛ በኋላ ደግሞ እዛው ስራ ቦታ ላይ ሻይ ቡናም ልንል እንችላለን ማለት ነው። የተለያዩ ነገሮች ሊኖሩ ይችላሉ ግን ሁሉ ጊዜ የእለት እለት ተግባር በየጧቱ የማይቀር ነገር ምንድነው? ቁርስ መብላትና ፊት መታጠብ አይቀርም ማለት ነው።

ማታ ከስራ በኋላ ምን ታደርጋለህ? ለምለው ጥያቄ ማታ ከስራ በኋላ የማደርገው አንድ የህፃን ልጅ አለች እሷም አዝናናለሁ ከእሷ ጋር እጫወታለሁ ለእሷ ጊዜ እሰጣለሁ ማለት ነው። ቀን ሙሉዎች ልጅ እንግዲህ በስራ ምክንያት ተነፋፍቀን የዋልን ሰዎች እስከሆነ ድረስ የአባትነት ፍቅር እንግዲህ መስጠት ግድ ይሆናል ማለት ነው። ካልሆነ አስቸጋሪ ነው የሚሆነው ማለት ነው። ልጅ የአባትነት ፍቅር ከረሳች ብቻ ሰጠን ወይም የሚበላውን ብቻ አሟልተን ፍቅር ካልሰጠን ለሷ ከእሷ ጋረ አብረን የምናሳልፍበት ጊዜ ካልሰጠን አስቸጋሪ ነው የሚሆነው ስለዚህ። ጊዜ ለቤተሰብ እንሰጣለን ከዛ በኋላ ደግሞ ምንድነው? በተለይም ያዋለንን አምላክን ለማመስገን ቸርች እናቀናለን ማለት ነው። እና ይሄ እንግዲህ ሁል ጊዜ ተግባራዊ ነው። ከዚህ ውጪ ብዙም የምሰራው ነገር ላይኖር ይችላል ማለት ነው።

ቡና መፍጨት ታውቃለህ ወይ? ለሚለው ጥያቄ ያው ቡና መፍጨትን አውቃለሁ ቡና እንግዲህ በመፍጫ ነው የሚፈጨው ወይ ካልሆነ አለ ዘንዘናና ሙቀጫ የሱ አለ ማለት ነው በሱ ነው የምወቀጠው። ሁለቱንም እንግዲህ ስለምንሰራ አውቅበታለሁ ማለት ነው። እና ቡና መፍጨት ወይም ከልሆነ ቡና መውቀጥ ብዙም አድካሚም ስላይደለ ችግር የለም። እና የዘውትር ተግባራችን ነው እንግዲህ እኛ ኢትዮጵያውያን በቀን አንዴ ቢሆን ቡና ሳንጠጣ አንውልም ማለት ነው። ቡና እንግዲህ ሳይንሳችን ወይም የጤና ባለሙያዎች እንደሚነግሩን ብዙ ጥቅም አለው። ከዚህ ጋር ተያይዞ ብዙ ቡና እንጠጣለን ደግሞ ባህላችንም ነው የእንግዳ መቀበያችን ነው። አንድ ወጋ አንድ ወጋ ለጫወታ አለ ወሬ ለመዝናናት እንኳን ስንፈልግ በቡና ነው የምንዝናናው ማለት ነው። እና ቡና እንግዲህ እስቲሙላንት ምን ይኮልት ነው ማለት ኮፊን የሚባል ነገር ስላለው ጥሩ ነው ለምን እናስባለን ያነቃቃናል ማለት ነው

ደብዳቤ መጽሐፍ ትወዳለህ ወይ ለምለው ጥያቄ ደብዳቤ መጽሐፍ? አዎ እወዳለሁ። ለምን ደብዳቤ እንግዲህ ጥሩ አድርገህ ስትጽፍ እና ጥሩ አድርገህ ሀሳብህን ስትገልጽ ሰው ይራራል አለ ሀሳቤን ቶሎ ያልቃል ደግሞ ደብዳቤ ጥቅም ምንድነው? ህጋዊ ያደርጋል ማለት ነው የሆነ ነገር በቃል ከምትጠይቅ በደብዳቤ ስትጠይቅ ብዙ ተቀባይነት ይኖረዋል ማለት ነው። እና ህጋውን ይሆናል ማለት ነው እና ፎርማን ይሆናል ማለት ነው። ስለዚህ በደብዳቤ መጠየቅ ደብዳቤ መውደድ አለብን ማለት ነው። ደብዳቤው መጻፍ መለማመድ አለብን ማለት ነው። እኔ አሁን የደብዳቤ የመጻፍ ችግር የለብኝም። ደብዳቤ እጽፋለሁ በኮምፒውተርም ቢሆን በእስክብርቶ ቢሆንም እጽፋለሁ እና ብዙ ጥቅም አለው ማለት ነው

የድምጽ ምልክት ትልካለህ ወይ? የምለውን አዎ የድምጽ ምልክት እልካ አለው። ብዙ ጊዜ የድምጽ ምልክት የምንልከው በኢሞና በቴሌግራም አይነት ማህበራዊ መረቦች ላይ ነኝ። እና እነኝህም ድምጽ ይላካሉ ማለት ነው። ድምጽ ሲልክ ጥሩ ነው። ሪከርድ የራሴ ድምጽ የሚሆነው ይለያል ማለት ነው። እና ብዙ ጥቅም አለው ያም እውነትም ይሄንን የተናገረው ራሱ ነው ወይ ሌላ ሰው ነው የሚለውን እንትን ትላለህ ማለት ነው። እንድ ግዜ ከተረዳህ ያንተ የሚሆነውን መጀመሪያ ሰው ካወቀ ይተማመንበታል ማለት ነው። እና ሞር ጥርጣሬን ይቀንሳል ማለት ነው።

አዲስ አመትን እንዴት ታከብራለህ? የሚለውን አዲስ አመት የምናከብረው እንግዲህ በተለያዩ መንገዶች ነው የምናከብረው አዲስ አመት ሲከበር። እንግዲህ ምንድነው ትዝ የሚለን አዳይ አበባ የምንለው ነው። ትዝ ብሎን። አዳይ አበባ የሚባለው እንግዲህ አዲስ አመት ጋር ተያይዞ አዲስ አመት ሲመጣ የሚፈካ አበባ አይነት ነው። የሚያስታውሰን ምንድነው? አመቱ አዲስ ሆነ የሚለውን ያውጅልናል ማለት ነው። ይህንን በቤታችን በመቃናችን እና በጉበናችን ላይ እንሰቅላለን ማለት ነው። እንደውም በቤታችን ውስጥበጉዝጓዝ አድርገን እንጎዘጉዛለን እንደውም አዳዲስ ልብሶችን እንለብሳለን ቤቶቻችን በአዲስ ቀለም እንቀባለን። ደግሞ አዳዲስ ልብስ ለልጆቻችን እንገዛለን አዳዲስ ጌጣ ጌጦችን እንገዛላችኋለን። እንዲሁ እግዚአብሔር ሙሉ አልቆራጠር ሰው ነው እያለ የተለያዩ ድግሶችን ሁላ ደግሳለህ። ምን ማለት ነው

በትምህርት ቤት የምትወደው ትምህርት ምን ነበረ ለሚለው ጥያቄ የሚወደው ትምህርት? ማትስ ነበረ ማትስ ማለት የሂሳብ ትምህርት በጣም ነው የምንወደው። የሂሳብ ትምህርት እንግዲህ ስትማር ትመሰጣለህ አትደበርም ማለት ነው። እና በጣም እየተከታተልክ እንደሆነ በጣም ነው የሚመቸው ማለት ነው። ትምህርቱ ግን ብዙ ሰው በፕሮፓጋንዳ ሂሳብ ትምህርቱ ሂሳብ ካልኩሌሽን ምናምን እየተባለ ተፈራርቶ ሰው የምኖሩበት ሁኔታዎች አሉኝ እኔ ግን ሂሳብ ትምህርት በጣም ነው የሚመቸኝ። ሂሳብ ትምህርት በጣም ነው የሚከታተለው ያነቃቃኛል ማለት ነው። ለምን ሲታጠናም ስትማርም መዝናናት ነውና ሂሳብ ትምህርት ያስመስገኛል ማለት ነው

የስራ ግምግማ ትደረግልሃለህ። የሚለውን አዎ የስራ ግምግማ እንግዲህ ይደረጋል ስራ አለ ስራ እስካለ ድረስ አረቃ አለ አለቃ እስካለ ድረስ እንግዲህ ምንድነው? የአለቃ ስራ ያንተን ስራ ውጤት መገምገም ማለት ነው የስራ ውጤትን ገምግሞ ከዛ በኋላ ላንተ የሚሰጠውን ኤፊሸንሲ ይሰጣል ማለት ነው። በዚህ ከሌሎች ሰራተኞች ጋር ትወጣጠራለህ ማለት ነው። ስለዚህ ለዚህ ሲባል ደግሞ ምንድነው በትኩረት ስራውን መከታተል እንዳለብን ማለት ነው። ለምን? እቺ አለም የውድድሮም የኮምፒቲሽን አለም እስከመሆኗ የተነሳ። የግድ ገዛ ከስራ ባልደረባዎቹ በተሻለ ሁኔታ የተለያዩ ውጤት ለማስመሰገብ እንግዲህ የራስህ የሆነ አፕሮች ምን መኖር ብዬ ራሴ ሆኜ ጥረት መኖር አለበት ማለት ነው። ካልሆነ አስቸጋሪ ነው የሚሆነው ማለት ነው። እና አሁን ስራ ይገመገማለሁ ተገምግሜም ጥሩ ውጤትም ሰርቼ አውቃለሁ ይሄን አስተካክል የተባለበት አስተያየት የሰጠኝ አለ ይሄንን ለወደፊት አስተካክለናለሁ ማለት ነው

በእንጨት እሳት ማብሰል ታውቃለህ? የምለው አዎ በእንጨት እሳት ይበሰላል በእኛ አካባቢ በብዛት የዶሮ ወጥ የተለያዩ አይነት ስጋ ምግቦች። ሲበስሉ እንግዲህ ረጅም ሰዓት ከመውሰድ አኳያ። እንጨት ነው የምንጠቀመው ከዛ ውጪ ደግሞ ምንድነው በእንጨት የሲበስል ምግቢ ያጣፍጣል ብለን ስናም ስለምናምን በእንጨት ነው የምንጠቀመው ማለት ነው። እና በእንጨት ምግብ መስራት ብዙ ጊዜ በሸክላ ድስት እና በእንጨት ሲሆን ሞር ምግብን ያጣፍጣል ማለት ነው። እና ይሄ በእኛ አካባቢ የተለመደ እና እንግዳ ያልሆነ ነገር ስለሆነ ድረስ በጣም እየሰራን ያደግንበት ከመሆኑ የተነሳ በጣም ነው የምንወደው ክህሎት አለን። ከኤሌክትሪክ ይልቅ እንደው የሚቀናልንም ይሄ ነው ማለት ነው

የምትወደው ፍራፍሬ ምንድነው የምለው ጥያቄ ነው የምወደው ፍራፍሬ ምንድነው? ሙዝ ነው በጣም ነው የምወደው። ለምን የደቡብ ኢትዮጵያ ልጅ ከመሆኔ ጋር ተያይዞ እንግዲህ እዛ አካባቢ ሙዝ በጣም ስለሚበቅል። ሙዝ የበላን ነው ያደግነውና ሙዝ በጣም ነው የሚወደው። ደግሞ ሙዝ ስትበላ በጣም ነው የሚጣፈጠው ከዛም ደግሞ አንፃር ሙዝ ከዛም ከመጣፈጡም በላይ ራብን ያስታግሳል ማለት ነው። ከዛ ውጪ ደግሞ የስሙዝ ቆዳ ነው ማለት በጣም ለስለስ ያለ ሰውነትን ይፈጥራል ማለት የፊት ጥራት ይኖራል ማለት ነው። ጥርሶችን ያስተካክላል። የትለያየ ጥቅም አለው ማለት ነው ሙዝ ሆድ ካመመ ይፈውሳል በቃ ያወፍራል ለጤንነትም ይሆናል። ለሆዳችን ለራባችንም ይሆናል። አንዳንዴ ደውበታችንም ይሆናል ስለዚህ ሙዝ በጣም የተባረከ ምግብ ነው

ማዳመጥ ማዳመጥ ማለት ምን ማለት ነው ነው? ማዳመጥ ማለት እንግዲህ አንድም ነገር ትኩረት ሰጥቶ በጆሯችን መስማት ማለት ነው ማዳመጥ ማለት። ይሄንን ሲንሰማ ብዙ ጥቅም አለው። ማዳመጥ ከመስማት የሚለየው ትኩረት ሰተህ። ማዳመጥ ማለት ነው። ማዳመጥ ብዙ ጥቅም አለው ማለት ነው። ማዳመጥና መስማት ልዪነት ምንድነው? መስማት ማለት ሀላፊውንም አግዳሚውንም የንፋሳትን የጽሁፍ ጽሁፍ ተውንም ትሰማለህ? የተለያዩ ነገሮችን መስማት እችላለሁ ማዳመጥ ግን ትኩረት ሰተህ። መስማት ማለት ነው

እግር ማለት እንግዲህ ለመሄድ የሚጠቅም ከሰውነታችን አካላት ውስጥ አንዱ የሆነ ብዙ ጥቅም ያለው የሰው ልጅ ለእንቅስቃሴ የምንጠቀምበት ማለት ነው። እግር እንግዲህ ለሰው ልጅ ሁለት ነው ለእንስሳት አራት ነው የሚሆነው ማለት ነው። እና የየእግር ጥቅም እንግዲህ ለመሄድ ይጠቅመናል ባላንሳችንን እንድንጠብቅ ይጠቅመናል እግር ማለት ይሄ ነው ማለት ነው። በቃ እግር ማለት ጥፍር ያለው አምስት ጣት እና አምስት ጣት ሁለት በሁለት እግር አስር ጣት ያለው ነው። እግር ማለት ቁርጭምጭሚት ነው ያለው። ደሞ ይሄ ምንድነው? ጉልበት ያለውና የሚታጠፍ በመታጠፍ ጡንቻ ያለው ማለት ነው። እና በዚህ ጡንቻ ከአንድ ቦታ ወደ ሌላ ቦታ ለመሄድ ጡንጫዎቹ በመኮማተር እና በመለጠጥ ያገለግሉናል ማለት ነው